እሩዝ ትወዳለህ ወይ? አዎ በጣም እሩዝ ከሚወዱ ሰዎች መካከል እኔ ነኝ እሩዝ በጣም ይመቸኛል እንዲሁም ስበላው ለእኔ ተስማሚ ስለሆነ በጣም ነው እምወደው። እንዲሁም እኔ ተማሪ እንደመሆኔ መጠን አብዛኛው ጊዜ በሳምንት እስከ ሶስት ጊዜ በሩዝ እንበላለን ለዛም ነው ሩዝ እንደወደው ምክንያት የሆነኝ። እንደውም እሩዝ በጣም ስበላ ሙሉ ቀኑን ተስማምቶኝ ነው የሚውለው። የሆድ ቁርጠት ሆነ የተለያየው ከህመሞች ጋር ያድነኛል። እንዲሁም ጣፋጭና ከተለያዩ ነገሮች አድርገን ማቅረብ ስለምንችል ለዛ ነው ሩዝ እምወደው። እንዲህ ለመሰራት ደግሞ ቀላል ስለሆነ ብዙ ጊዜም አይወስድም። እና ከ ከ ከዳቦም ከእንጀራ እንዲሁም ከተለዩ እ ነገሮች አብረን መጠቀም ስለምንችል ለዛ ነው ሩዝ እምወደው። እንዲሁ ሩዝ መብላት የተለያየው ጥቅሞች አሉት። ከመጀመሪያ የተ ጉልበት ይሰጥሃል። ይሄውም በጣም ጠቃሚ ምግብ ነው እንዲሁም በአለም ሁሉ ስለሚታወቅ። ሩዝ በጣም አሪፍ ምግብ ነው። ሌላ ደግሞ ሩዝ የምወድበት ምክንያት በጣም ቀላል ነገር ነው ስትበላው ቀለል ያለምግብ ነው። ጠዋትም መብላት ትችላለህ ምሽትም መብላት ትችላለህ አሉ ለምሳሌ ጠዋት ልትበላቸው ትችላለህ ነገር ግን ምሽት እማትበላቸው ነገር አሉ። አሁን እንደ ከበድ ያሉ እንደ ስጋ እንደ እንቁላል አይነቶች ምሽት ላይ ለመብላት በጣም ከባድ ናቸው። እንደኔ ማለትነው ነገር ግን ሩዝ መብላት ምንም ችግር የለውም። እእ በጣም ቀለል ያለ ምግብ ነው። እንዲሁም የተለያዩ ነገሮች ስለሚሰጥህ በጣም ደስ ይላል እረዝ ለመብላት ማለት ነው። እንዲሁም በእኛ ሀገር ውስጥ እሩዝ በጣም እርካሽ ከሚባሉ ምግቦች መካከል አንዱ ነው። እንዲሁም በቅርቡ በቅርቡም ልታገኘው የምትችለው ነው ምክንያቱም አንዳንዶቹን ምግብ በአቅቢያህም ልታገኛቸውም አትችልም። እንዲሁም በጣም ውድ ስለሆኑ ለመግዛትም ሆነ ለ እነሱን ለመብላት በጣም ይቸግርሃል። ነገር ግን ሩዝ ከወሰድን በጣም ርካሽና ባቅ ባቅራቢያህ የሚገኝ እንዲሁም ለመስራት ቀላል ለመብላትም ሆነ ለተለያዩ ነገሮች በጣም ቀላል ስለሆነ እሩዝ በጣም እወዳለሁ። ለምሳሌ ሩዝን ተጠቅመን ደግሞ የተለያየ ነገር መስራት እንችላለን። ለምሳሌ በዳቦ ከዳቦ ጋር አድርገን እንበላ ሁላ እንችላለን እንዲሁም ከስጋ ጋር ቀላቅለን እነዲሁም ከሰላጣ ምንም ከአትክልቶች ጋር ቀላቅለን መብላት እንችላለን። ይሄም የተለያዩ ጣዕም እና የተለያዩ ነገሮች እንዲሰጠን የ ያስችለናል። እ በዛ ከዛ በተጨማሪ ደግሞ ሩዝን መብላት የተለያየ ጥቅሞች አሉት። አሁን የሆድ ቁጥር ቁርጠት ምናምን ካጋጠመን ሩዝ እንድንበላን የሚመከረው ምክንያቱም የሆዳችን እንዲደርቅና ይሄ ማውጣት ወይም የሆድ ቁርጠት ምናምን እንዲያቋርጥ ያስችለናል። ብዬ ስለማስብ ለጤና ማደሻም እንዲሆን ይሆናል ብዬ አስባለሁ ሩዝ መመገብ ማለት ነው። ሌላው ተጨማሪ ነገር ደግሞ እሩዝ የምወድበት ምክንያት እንደ አሰራሩ እንዳልኩህ አሰራሩ በጣም ቀላል ነው። ውሃ ውሃ ታሞቅና ከዛ ሩዙን ታስገባዋለህ አለህ እንዲያውም የተለያየው እንደ ሽንኩርት ከፈለክ ቲማቲም አብዛኛው ጊዜ ቲማቲም አይደረግም ነገር ግን እንደ ሽንኩርት ኮመድራ እንዲሁም የተለያዩ ቅመሞችን አድርገህ ልታዘጋጀው ትችላለህ። ምንም የተለየ ሙያ እና የተለየ ነገር የሚጠይቅ ነገር አይደለም። ስለዚህ ለመስራትም ሆነ ለመመገብ በጣም ቀላል ነገር ነው። እንዲሁም ሩዝን ስትመገብ የተለያየ ነገሮችን ታገኛለህ እንደ እንዲሁም ለመውደድ ለመውለዴ ምክንያትም አንድ እሱ ነው። ምክንያቱም እሩዝ ስመገብ በጣም ኢነርጂ ይሰማኛል። እንዲሁም የሆዴ ቁርጠጥ ወይም የተለያዩ ነገሮች ካሉ በጣም እንደ እንደ እንዲያ ለማከም በጣም ይጠቅመኛል። ለዛ ነው በጣም ሩዝ የምወደው

የምትወደው አትክልት ምንድነው? የምወደው አትክልት የተለያየ አትክልቶችን እወዳለሁ ነገር ግን በጣም እወደው ሰላጣና ቆስጣ ነው። በተለይም ሰላጣ ምክንያቱም ቀላል ቀላል ምግብ እና ለመብላትም የሚመች ነው እንደውም ለጤናም በጣም ጠቃሚ ከሚባሉት ነገሮች ላይ አለ ሰላጣ በጣም እወዳለሁ እንዲህም በተለይ የጤና ጥቅሞች አሉት እንደ የጤና ጥቁሞች እንደ የጥንካሬ እንደ በሀኪሞችም የሚመከር ምግብ ነው። ምክኒያቱም አትክልቶች ከተፈጥሮ የሚመጡ ነገር ስለሆነ የሚቀላቀልባቸው ነገሮች ምንም ነገር ስለሌለ ለጤና በጣም ጠቃሚ ከሆኑ ነገሮች አንዱ ነው ስለዚህ በጣም የምወደው አትክልት

ልጠቀማለህ አዎ ኢሜል በጣም ነው የምጠቀመው ምክንያቱም ፋይል ለመያዝ እንዲሁም መልእክት ለመጻጻፍ በጣም ስለሚጠቅም እንዲሁም በአሁኑ ጊዜ በጣም ጠጣሚና መሰረታዊ ነገሮች ከሚባል ነገሮች ስለሆነ በጣም እጠቀማለሁ እንደ ተማሪ መጠን ደግሞ የተለያዩ አፕሊኬሽኖች የተለያዩ የውጭ እድል ስለመሞከር ለዛ ይጠቅመኛል። ምክንያቱም በኢሜል ነው የምትገናኘው ከፕሮፌሰር፣ ከዶክተር ከተለያዩ ሰዎች ጋር በኢሜል ስለምንገናኝ ለዛ ነው የምጠቅምበት እንዲሁም ኢሜል በጣም ጠቃሚ የሆነበት ምክኒያት በአሁኑ ጊዜ ሰዎችን ለማግኘት ግዴታ ወደ እነሱ መሄድ የለብህም :"በኢሜል አድርገህ መገናኘት ትችላለህ።" የተለያዩ ጥቅሞች ይሰጣል: እንደ ታይም ሊሚት የለውም፣ እንዲሁም ፋይል ሊሚት የለውም፣ እንደማውቀው እኔ ማለት ነው የተያዩ ፋይሎቼን አፕሎድ እንደማደርግ እንደ ለማድረግ እንዲሁም ይጠቅማሃል